እውነቱን ለመናገር የትንኝ መረብ አልጠቀምም። አሁን ባለውበት ሁኔታ ያው ከዚህ በፊት እጠቀም ነበረ። አሁን ላይ ያው ለምን እንደሆነ ባላውቅም እሱን ነገር አልጠቀምም። ትንኝ መረብ እንግዲህ ከትንኝ መከላከልነት አልፎ ለወባ ትንኝ መከላከል የሚያገለግለን እና በጣም አስፈላጊ የሆነ ነገር ነው። በነገራችን ላይ ያው ራሳችንን ጤናችንን ለመጠበቅ ካሰብን ይህንን የትንኝ መረብ መጠቀም መቻል ይኖርብናል። እሱ ደግሞ ለእኛ አስፈላጊና ራሳችንን ከወባ በሽታ የምንከላከልበት አንዱና ዋነኛው መንገድ ነው። ያው ከትንኝና ከወባ ትንኝ ከመነደፍ ለመትረፍ ማለት ነው። ስለዚህ ያው ሞቃታማና አስቸጋሪ ቦታዎች ይሄን እንዲጠቀሙ ይመከራሉ።

እንዴት የቃ ቁጥጥር ማድረግ መቻል አለብኝ እኔ ባላደርግ እንኳን ያው ይሄን ሀሳብ እጋራለሁ እደግፋለሁ። ያው ብዙ ሰዎች ይሄንን የእቃ ቁጥጥር ያደርጋሉ። እቃውን በተገቢው መንገድ መጠቀም ማለት ነው። አንድ ድርጅት እቃ ከገዛ በኋላ እቃውን በተገቢ ሁኔታ መጠቀም በስርዓት መያዝ መቻል አለበት። ያው ሰራተኞችም ሆነ አሰሪው ይሄን ነገር በተገቢው መልኩ በስርዓቱ መጠቀምና መያዝ አለባቸው ብዬ አምናለሁ። ስለዚህ በዛ በዛ ሁኔታ ይሄን የእቃ ቁጥጥር በተሳለጠ እና በአማረ ሁኔታ መያዛችን መቆጣጠራችን ጠቃሚ እና አሪፍ ነገር ነው ብዬ አምናለሁ። እሱን ነገር ያው ማኔጅ ማድረግ መቻል አለብን። ያን ያንን መጠቀም መቻል አለብን አመሰግናለሁ። ቀረጻው

ያ አትክልት ስራ አይ አሁን ባለውበት ሁኔታ አልሰራም ግን ያ አትክልት ስራ ምንም ማለት ነው ስንል ያው ለመተንተን ያክል። አትክልቶችን መንከባከብ አትክልቶችን እንዲያድጉ ማድረግ የጓሮ አትክልት ሊሆን ይችላል የማሳ አትክልት ሊሆን ይችላል ግን እነዚህ አትክልቶች። እነዚህ እጽዋቶች እንዲያድጉና የተለያየ ቦታ እንዲደርሱ አመርቂ ውጤት እንዲያሳዩ የምንንከባከበው የስራ አይነት ነው ስለዚህ እነሱን መንከባከባችን ከመጥፋት ይታደጋል። እንግዲህ ለምግብነት የሚያገለግሉ ከሆኑ ደግሞ ያው ለመግብነት እንገለገልባቸዋለን። ካልሆነ አለም ላይ ያለው ሙቀት መጨመርም ለማስተካከል የሚረዳን ይሆናል። ስለዚህ በዛ በዛ ሁኔታ እነዚህን ምግቦችን ያው በስርዓቱ መጠቀምና ማድረጉ አትክልቶችን መንከባከቡ የተሻለ ነው። ብዬ አምናለሁ

ወደ ሱቅ ከመሄድ በፊት አዎ። በሚገባው የምገዛውን ነገሮች ማወቅ መቻል አለብኝ ዝም ብዬ ወደ ሱቅ አልሄድም። ማለት ትንሽ ነገሮች ከሆነ። መጽሐፍ አይጠበቅብኝም ያው ኦራሊ አውቄ ያለው ነገር ግን እንደዛ ካልሆነ ደግሞ ያው። የምገዛቸው ነገሮች ዘርዝሬ አውቄ ጽፌ ሄጄ ነገሮችን እሸምታለሁ እገዛለሁ አገኛለሁ። በዛ አይነት ሁኔታ በዛ አይነት ሂደት ይሄን ነገር እፈጽማለሁ። አመሰግናለሁ። ይሄን ነገር ማድረግ መቻል ትልቅ ጥበብ ነው። ያው ብዙ የተለመደ ባይሆንም አንድ ነው ግን የሚገዛውን ነገር መዘርዘር ማወቅ መጻፍ መቻል አለበት ሄዶ እዛ። ከመደናገር ከመደናበሩ በፊት ይሄን ነገር ማድረግ አለብን ብዬ አምናለሁ። ለቀረጻው አመሰግናለሁ። ወደፊት በሌላ ርዕስ እንገናኛለን ደህና ሁን ባይ

እኔ የምወደው ቁጥር እንግዲህ ስምንት ነው ስምንት ቁጥር በጣም ይመቸኛል ያው ማለት ምክንያቱንም ባላውቅ የምወድበት ምክንያት ያው ዝም ብዬ ሳየው ይመቻኛል ሳየው ያስደስታኛል እንደው በዛ ሁኔታ ካየነው እንደዚህ አይነት ቁጥር ይመቸኛል ያው ኢትዮጵያ ውስጥ እንግዲህ ቁጥር ከበዓላት ጋር በተለይ በዚህኛው በአንዱ የእምነት ተከታዮች መካከል ከበዓላት ጋር ተያይዞ ያው አስራ ሁለት እና ሃያ አንድ በጣም ተወዳጅ ቁጥሮች ናቸው ከእነዚህ በዓላት ጋር በእውነቱ ትክክለኛ ይሁን አይሆን እስካሁን እንትን ያለ ባይሆንም ያው ሎተሪ እጣ ይደርሰናል አይነት ነገር በቁጥሮቹ ተመስርተው ያን አይነት እድል ይሞክራሉ ስለዚህ የ የአስራ ሁለት እና ሃያ አንድ ተወዳጅነት ላቅ ያለ እና ከፍ ያለ ነው ማለት ነው።